የኔ ጫማ ቁጥር አንዳንድ ጊዜ ሰላሳ ስድስት እንደዚህ እግር እንኳን አነስ ያለ ነው ከሌሎቹ ሰዎች እንደውም ትንሽ የሚባል እግር ነው ያለኝ እና ትንሽ ወደ ጎን አካባቢ ነው እንደውም ሰፋ የሚል እንጂ። ቁጥር የሚበቃኝ ግን ሰላሳ ስድስት እና እስከ ሰላሳ ሰባት ባለው ማለት ነው። እና ሞስት ብዙ ጊዜ የምጠቀመው ሰላሳ ስድስት የሚለው ቢያዝልኝ።

አዎ የእቃ ቁጥጥር አደርጋለሁ ቤት ውስጥ ያለው ነገር ለማየት አንዳንድ ጊዜ እቃዎቹ። የትኛውን እቃ የተሰበረ ምናምን ለመግዛትም አስፈላጊ ነገሮችን እንደዚህ የጎደለ ነገር ካለ ለመግዛት። የትኛው ጎድሏል የትኛው እቃ? አስፈላጊውን ነገር የትኛው ነው? የጎድለውን በሚለው እቆጥራለሁ እና ቁጥጥር አደርጋለሁ።

አዎ በእንጨት ምግብ አብስዬ አውቃለሁ። ብዙ ጊዜ የምጠቀመው በመብራት ባልነበረበት ሰዓት ላይ በገጠራማ አካባቢ ቤተሰብ ጋር በምኖርበት ጊዜ። በእንጨት በማድረግ ምግባችን እንጀራም ወጥም በዛ እናበስል ነበረ እና እጠቀም ነበር በሰአቱ።

ልዩ ማስታወስ በዓል በተለይ በመስከረም ወቅት ላይ የዘመን መለወጫ ወይም ደግሞ አዲስ አመት የምንለውን ማለት ነው። ብ ልዩ ነገር ነው የምቀበለው እኔም እና የዛ በዓል። ነገር ቢኖር ያድያዋው ያለው ሳራው ምኑ የክረምቱ መውጣትን አስመልክቶ ደስ የሚል ድባብ ስላለው በጣም ነው የምወደው

በጣም ነው የምወደው እኔ በልጅነቴም ጀምሬ ኮከቦች እንደዚህ ስቆጠር እንደዚህ ሳይ ነው ያደኩና ኮከቦች መቆጠር በጣም ደስ ይለኛል። እንደውም በቃ በራ ምን ለምን ያልን ከጓደኞቻችን ጋር። ማታ ወተን እንደዚህ ኮከቦችን እየቆጠርን ምናምን ደስ የሚል ስሜት አለውና ኮኮቦችን መመልከት በጣም እወዳለሁ

አዎ ዋይፋይ አንዳድ ጊዜ ካልሞላው አጋጣሚ እኔ የወራውን ነው የምሞላና ብዙ ጊዜ የምጠቀመው የሞባይል ዳታ። ሞባይል ዳታ ላይ አንዳንድ አልፎ አልፎ እጠቀማለሁ። እንደዚህ ዋይፋይ በቤት ሳንሞላ በምንቀርበት ሰዓት አልፎ አልፎ ዳታ በማብራት ሞባይል ዳታ ተጠቅሜ አውቃለሁ።

እኔ ደሞዝተኛ እንኳን አይደለሁም በቤት ውስጥ ነው። ያው እንትን የምለው ባለቤቴ ነው። ባለስራ ያው በሱ ካልሆነ በስተቀር የኔ ደሞዝ ስለሌለኝ። በየትኛውም ቀን ብዬ መግለጽ አልችልም ማለት ነው። እና እኔ ደሞዝተኛ ለወደፊቱ እሆናለሁ ብዬ አስባለሁ እሰራለሁ እንጂ። እንደዚህ በአሁን ባለሁበት ሰዓት ደሞዝተኛ አይደለሁም

እንኳን የምወደው መጠጥ የለኝም። ብዙ ጊዜ እኔ ለስላሳ መጠጦች እንደዚህ ቀለል ያለ ካልሆኑ በስተቀር እንደዚህ መጠጦች የሚባሉ እንደዚህ አልኮል ነገሮች አልጠቀምም። ግን ለስላሳ መጠጦች ከሚባሉ ነገሮች እነለስላሳ እንደዚህ ምሪንዳ ምናምን ማለት ነው። እንደነዚህ አይነት ነገሮች ይሄ ኬኔቶ የሚባሉ በገብስ የሚዘጋጅ እሱን ልጠጣ እችላለሁ

እኔ ብርድ ልብስ የምጠቀመው አንድ ብርድ ልብስ ነው የምለብሰው ማለት ነው። ማታ ላይ እንደዚህ ብርድ በመሆንበት ጊዜ ግን ትንሽ ያ አስምም ህመም ስላለብኝ አንዳንድ ጊዜ በጣም ቀዝቃዛ በሚሆንበት ሰዓት ላይ። ምናልባት ልደርብ እችለለሁ እንደዚህ ሁለተኛ ማለት ነው። ብርድ ልብስ ባይሆንም ቀለል ያሉ ነገሮች አልጋ ልብሶች ነገሮች እደርባለሁ።

የሚጠጣ ውሃ ምንጠቀው እኛ ብዙ ጊዜ ከቤት ውስጥ በቧንቧ በምትመጣበት ጊዜ ቧንቧ ነው እኛ ተጠቅመን በማ ውሃ ማጣሪያ እንደዚህ አድርገን ያ የቧንቧ ውሃ ነው ወደ መጠጥነት እንትን የምንጠቀመው እኛ ብዙ ጊዜ እንደዚህ የጃርም ሆነ የሃይላንድ ዉሃ ብዙ ጊዜ አንጠቀምም ግን አንዳንዴ አልፎ አልፎ ውሃ በማትኖርበት ጊዜ እናመጣለን ማለት ነው።

እኔ የቤት ስራም ቢሆን ስራዬን በጣም እወዳለሁ ልጆቼን በመንከባከብ ጊዜም እማሳልፈውና ስራዬን በጣም እወደዋለሁ። ወድጄው ነው ልጆቼን ለማሳደግ ቤት ውስጥ ለማሳለፍ። ጊዜ ሰጠሁና ለልጆቼ ብዬ ነውና ስራዬ እኔ በቤት ያለው ነገር። ደስተኛ ነኝ ከልጆቼ ጋርም ጊዜ ስለማሳልፍ በጣም ደስተኛ ነኝ።

አዎ በስልኬ ገንዘብ እልካለሁ ብዙ ጊዜ ሞባይል ባንኪንግ የሚባል አሁን ቴክኖሎጂ ካመጣችሁ ነገሮች እጠቀማለሁ በዛ ትራንስፈርም በምለው ወይ በመላላክ ላይ እልካለሁም። ሰው ጋርም እንደዚህ እቀበላለሁ እና በስልክ ገንዘብ ተላልኬ አውቃለሁ እልካለሁ እኔም እንደዚህ እጠቀማለሁ።

አዎ ሌሎች ሰዎችን ማበረታታት በጣም ደስ ይለኛል ምክንያቱም እኔ ባለፍኳቸው እነዚያ ሰዎች ልጆቻቸውን እንዴት ማሳደግ እንዳለባቸው። ያው ማሳደግ ልጅ ከባድ ሆኖናል ግን ቀለል አድርገን ማሳደግ እንደምንችል። ለሰዎች ማበረታታት እችላለ፤ እንደዚህ ለወለዱ እንደዚህ ለሚጨናነቁ አንዳንድ ጊዜ ሀሳብ እነለዋወጥና። በቃ ይሄንን እናደርጋለንና።

እኔ ብዙ ጊዜ እንደውም ትንሽ ኩላሊቲ አካባቢ ስለሚያመኝ ውሃ በጣም መጠጣት እወዳለሁ እጠጣለሁም። ምን ያህል ነው በቀን የሚለው እንኳን ቁጥሩን እንኳን ባላውቀውም እስከ ሁለት ሊትር የሚለውን ብንይዘው በቂ ይመስለኛል። ሁለት ሊትር አካባቢ ከዛም ለምን ሊበልጥ ይችላል? ብዙ ጊዜ ግን የምጠቀመው እስከ ሁለት ሊትር።

መብራት ሲቋረጥ ምን ታደርጋለህ የሚለው መብራት በሚቋረጥበት ጊዜ እኛ ብዙ ጊዜ ሻማ እንጠቀማለን ወይ ሶላር ሶላር የሚባል አለ ከፀሀይ ብርሃን የምናገኘው ማለት ነው እና ብዙ ጊዜ ግን እኛ ፀሀይ ብርሃንን እንደዚህ እንትን ከምንል ብዙ ጊዜ ሻማን ነው እኛ እንደ መብራትነት የምንጠቀመው መብራት ሲጠፋብን ማለት ነው።

የስልክ ባትሪ ብዙ ይቆያል ቻርጅ ከተደረገ ይሄ ልጆቼንም እንደዚህ ስለሚይዙት እንደዚህ ቶሎ እንትን ይላል እንጂ እኔ ከያዝኩት ለመደወል ብቻ ከሆነ እንደውም እስከ አምስት ቀንም እንደዚህ ሊቆይ ይችላል፤ ለረጅም የሚባለው እስከ አምስት ቀን ሊቆይ ይችላል ለመደወል ብቻ ከሆነ፤ ብዙ ጊዜ ግን ያው ልጆች ስለሚይዙት እንደዚህ ሲጠቀምበት ጌም ምናምን ትንሽ ቶሎ የማለቅ እንትን አለው።

ምን የቤት እቃዎች ትጠቀማለህ? ለሚለው እኔ ብዙ ጊዜ ያው የቤት ቁሳቁስ እንደዚህ ድስት ምናምን ለወጥ መስሪያነት የሚያገለግሉ ቡና መቁያ ማንከሽከሻ እንደዚህ እቃዎች እጠቀማለሁ ብዙ ጊዜ። እና ልብስ ማጠቢያ እንደዚህ እንትንም የእቃ ማጠቢያዎች ሲንክም ነገር እንደዚህ እጠቀማለሁ እቃም በዛ ነው እማጥበው። ልብስም በሳፋ ወይም በባልዲ እንደዚህ እጠቀማለሁ

እኔ ስብሰባ አድርጌ አላውቅም። ያው በ ምናልባት ስብሰባ ሲባል የስራ ስብሰባ ላይሆን ይችላል በርግጥ፤ ግን የሰፈር ስብሰባ እንደዚህ ላይ እሳተፋለሁ። በአካባቢዬ ላይ በንጽህና አካባቢያችሁ በማጽዳት ሚለውሉ ስብሰባዎች ላይ እንደዚህ ልሳተፍ እችላለሁ። ግን ያው የስራ ስብሰባ ግን አድርጌ አላውቅም ያው ይሄንን ስብሰባ ነው የማደርገው እኔ።

እኔ ብዙ ጊዜ እንኳን ያው ቀዳሚና እሁድ በሚለው እረፍት ላይ በሚባሉት ቀናት ውስጥ እኔ እንኳን በስራ ነው የማሳልፋቸው እነዚህ ቀናቶቹንም ግን እሁድ ላይ ደስ ይለኛል። እረፍት ሆኖ እንድትጠቀምበት ደስተኛ በውጥ ቀን ቤተክርስቲያን እሄዳለሁ ከልጆቼ ጋርም ያው ቤት ውስጥም ሆነ ያው እዝናናለሁ ማለት ነው። እና እሁድም በሚለው

ቤቴ እኔ የልጆች ቤት ስለሆነ የማጸዳው በቀን ሶስት ጊዜ ላጸዳ እችላለሁ። እንደየቀኑ ማለት ነው እንደየ እንትኑ ነው። ግን አብዛኛው ጊዜ በቃ ሶስት ጊዜ በሚሉ ይያዝልኝ ለምን? ህፃናት ልጆች አሉኝ እና በቤት ውስጥ ዉሃ ይደፋሉ ላጸዳው እችላለሁ እንደዚህ። ዳቦዎችም ምንም የሚፈረፉቱ ሲመገቡ እንደዚህ ሊያንጠባጥብ ስለሚችሉ። ሶስት ጊዜ አጸደዋለሁ

ማር በጣም ነው የምወደው እንደውም እኔ ማር በጣም በቃ በዳቦ እንደዚህ መመገብ ለጤና ማር ጠቃሚ ስለሆነ ማር በጣም ተጠቃሚ ነኝ ማለት ነው እንደውም ማር ላይ ዳቦ አርጎ መመገብ የጤናችንም ጉልበትም ሀይልም ስለሚሰጥ ማር ጠቃሚ ነገር ስላለው እጠቀማለው በደንብ።

ልጅነቴ የምዘክረው ብዙ ነገሮች አሉ በልጅነታችን ጊዜ ጨዋታ ጎጆ ያልን በአፈር እንደዚህ የከመርን የምንጨምርበት በድንጋይ የከመርን። ቤት እያልን የምንሰራው ነገርም ብዙ ነገር ነው የሚያስታውሰኝ እና የልጅነቴ የማስታውሳቸው ነገሮች ብዙ ነገር አሉ። እንደዚህ አኩኩሉ ብዙ ጨዋታዎች አሉ። እና ይሄን አስታውሳለሁ።

በደንብ ነው የምችለው ዳቦ እንደውም ብዙ ጊዜ እኔ እንደውም ሰዎች በፓትራ የሚለው ወይ በዳቦ ማጋገሪያ ሲጋገሩ እኔ ደግሞ በደንብ አድርጌ በትሪ ማለት ነው። የእንጀራ ማቅረቢያ ትሪ ላይ በደንብ አድርጌ ነው እኔ ዳቦዎ መጋገረው ማለት ነው። እና በደንብ አድርጌ ነው ማብሰል የምችለው ምርጥ በሆነ አገጋገር ነው የምጋገረው በጣም የሚገርም።

መስኮት ጎን መቀመጥ እኔ መስኮት አጠገብ እንደዚህ እንኳን ብዙ ጊዜ እንትን አይደለም ያው ጊዜው ከልጆቹ ጋር ስለማሳልፍ። መስኮት ጎን ላይ ብዙ ተቀምጬ አላውቅም። ሜይ ቢ ምናልባት እንደዚህ ውጪ ላይ እንደዚህ ልጆች ይዤ ልወጣ እችላለሁ። እንጂ መስኮት ለጎን ላይ መቀበል ብዙ እንን አልልም አልለመድኩም።

እኔ ልብሶችን የልጆቼንም ሆነ የራሳችን በእጄ ነው ማጥብ። ብዙ ጊዜ በቃ ማሽንም ስለሌለኝ በእጄ ነው ማጥብ። በሳምንት ሁለቴ ሶስቴ ላጥብ ችላለሁ እና በእጄ ነው ማጥበው። ልብስ ማጠቢያ ማሽን ስለሌለኝ በእጄ ነው ብዙ ጊዜ ማጥበውና በደንብ ነው ማጥበው በእጄ ማለት ነው።

ስለ ቅርብ ጓደኛዬ ለመናገር በጣም እንደውም መልካም የሆኑ ጓደኞች አሉኝ ከእነሱ አንዷ አንዷን በጣም ጥሩና በጣም አሳቢ ለኔም የምታዝንልኝ የምታግዘኝ እና ሩህሩህ የሆነች ጓደኛም ነበረችኝ እና እሷ ብዙ ነገሮችን ታግዘኝ ነበረ። ስለእሷ ተናግሬም አልጨርሰውም በጣም መልካም ሰው ናት።

አዎ በስራ ጊዜ እረፍት ማድረግ እችላለሁ እረፍትም አደርጋለሁ። ምክንያቱም እረፍትም እማደርጋት በስራ ጊዜ እኔ ስሰሰራ ቆይቼ እንደዚህ ልጆች በሚተኙበት ሰዓት ላይ እረፍት ላደርግ እችላለሁ። ብዙ ጊዜ። ከዛ ቀጥሎ ደግሞ ልጆቼ ተለቅ ያሉ ልጆቼ ከትምህርት ቤት ሲመልሱ። ትንሽ እነሱን እንዲያጫውትልኝ አድርጌ እኔ ትንሽ እረፍት አደርጋለሁ

የአካባቢያችን ገበያ አሁን ገበያ በጣም ጦዟል በጣም የገበያ ነገር ከባድ ቢሆነው አካባቢያችን ያሉ ያው ጎመን ምናምን ምናምን ይሸጣሉ ብዙ ነገሮችን ማግኘት ይቻላል። ነገር ግን አሁን ያለው ወቀታዊ የኑሮ ውድነት ግን ትንሽ የተመጣጠነ ስላልሆነ ነው እንጂ በአካባቢያችን ገበያ አሪፍ ነው አለ ሁሉም ነገርም ታገኛለህ።

ብዙ ጊዜ ቀዳሜና እሁድ ያው የእረፍት ቀናት ተብሎ ከሚጠቀሱት ቀናት ቢሆኑም። ቀዳሜና እሁድ እኔ ደግሞ ልጆችን በማፀጉራቸው በማጠብ ልብሳቸውን እንደዚህ በማዘጋጀት ልብሳቸውን በማጠብ ሰውነታቸውን በማጠብ እንደዚህ። ብዙ ጊዜ ማሳልፈው በዛ ስለሆነ እሁድ ቀን ብቻ ነው እኔ ቤተክርስቲያን መሄድ የምችልና በዚህ ነው የማሳልፈው ማለት ነው

የእጅ ጽሁፌ እንደውም በጣም ቆንጆ ነው እና በእጄ መጻፍ በጣም እወዳለሁ። ተማሪ እያለሁም አሁን ተማሪ በነበርኩበት ጊዜያትም አሁንም የእጅ ጽፎች በጣም መጻፍ እወዳለሁ። እንደዚህ ሁልጊዜ ብጽፍ እንደዚህ እንትን ብል ደስ ይለኛል የዚህ የጽፉም በጣም ውብ ነው እና ሰውም ያደንቅልኛል። እኔም በደንብ አድርጌ እጽፋለሁ ማለት ነው።

መስመር ላይ ቪዲዮ ብዙ ቪዲዮዎችን እከታተላለሁ፤ እመለከታለሁ አሁን ሶሻል ሚዲያ ካፈራቸው ነገሮች አንዱ እንደ ቲክቶክ፣ እንደ ዩቲዩብ ምናምን እንደ ፌስቡክ እንደዚህ እመለከታለሁ ቪዲዮዎች ላይ እመለከታለሁ፤ አያለሁ ትምህርታዊ የሆኑ ነገሮችንም ነው እኔ የምመለከተው፤ በደንብ አድርጌ ነው የምመለከተው።

ሳሀኖች ማጠብ በጣም ነው የምወደው። እንደውም እኔ ብዙ ጊዜ እንደውም ሳህኖች እንደዚህ የሚመገቡባቸው ልጆቼን በሳህን አድርጎ ነው የሚያቀርቡ የሚመገቡና። ሳህን ማጠብ ደስ ይለኛል። ብዙ እንደዚህ ሳህኖች አሉኝ እኔ የምገለገልባቸው እና እና ምግብ ተመግበን ያው ሌላ ነገርም ሊቀርብበት ይችላል ቆሎ ምናምን ነገሮች። ነሱን ተጠቅሜ በደንብ አድርጌ ነው የማጥብው

የሙዚቃ መሳሪያ እንኳን መጫወት አልችልም። ስለእውነቱ ግን እንደዚህ ባደኩበት አካባቢ ላይ አንዳንድ ጊዜ። ልጆች ዘመድ ነገርን ይዞ ይመጡና መጫወቻዎች እንደዚህ እንደነ ፒያኖ ምናምን ነገሮች እንደዚህ መጫወት ባልችልም እንኳን እንደዚህ እሞካክር ነበረ። ሙዚቃ መሳሪያውን ማለት ነው እየነካካው እንደዚህ ሞክር ነበረ። በሰአቱ

መታጠቢያ ውስጥ ሆኜ እንኳን መዝሙር አልዘምርም። እንደዚህ መታጠቢያ ውስጥ ሆኜ እንኳን እንትን አልልም ግን ምናልባት አንዳንድ ጊዜ ልብስ እያጠብኩ ካልሆነ በስተቀር መታጠቢያ ቤት ገላዬን እየታጠብኩ እንደዚህ ዘፊኜም ዘምሬም አላቅም። እና ብዙ ጊዜ ግን እንደዚህ ልብስ ሳጥን እንግድህ አንዳንድ ጊዜ ሙዚቃ እንደዚህ እንትን ላዳምጥ እችላለው።

ወደ ፊት የምመኘው ስራ እንደው ትልቅ ሀሳብና ትልቅ እንትን ነው ያለኝ የምግብ የምግብ አዘጋጃጀት የሽሮ የበረበሬ እንደዚህ አዘጋጃጀቶችን በማቅረብ ታዋቂ ባልትና ያላት እንስት እንዲሆን ነው ምኞቴን እስከመጨረሻ ደግሞ ያው ሀሳቤን እንደማሳካው እርግጠኛ ነኝ።

ዶሮ እንኳን የለኝም እኔ በቤት ውስጥ ዶሮ የለኝም። ግን በፊት በክፍለ ሀገር በነበርኩበት ጊዜ ላይ። እንደዚህ ዶሮ ነበረኝ አንድ ዶሮ ማለት ነው። እንደዚህ አሁን ግን ባለውበት ከተማ ስለሆነ ብዙ ለዶሮውም አመቺ አይደለም ለማቅረብና። ዶሮ አሁን የለኝም በዚህ ሰዓት ማለት ነው።

አዎ የክፍለ ሀገር ልጅ ስለሆንኩ ያው ዶሮ ፍየል አይቼ አውቃለሁ በደንብ ነው እንጂ ከፍየሎች ጋርም ከበጎች ጋርም ነው አብሬው ያደኩ እና በደንብ አድርጌ አውቃለሁ። አሁንም በከተማም አሉ እንደዚህ ለሽያጭ እንደዚህ የሚመጡ ለእርድ ማለት ነው። እና ብዙ ጊዜ እመለከታለሁ አያለሁ።

በስራ ላይ ተግዳሮት ይኖራል እኔ የመንግስት ስራተኛ ባልሆንም በቤት ውስጥ ራሱ አይጠፋም አንዳንድ ጊዜ ተግዳሮቶች ማለት ነው። እና ብዙ ጊዜ እኔ እንኳን በስራ የሚውል ሰው ላይ ነው ብዙ ተግዳሮቶች ሊገጥማቸው የሚችል ብዬ ነው የማስበው። እኔ ግን በቤት ውስጥ እንደዚህ ስለማሳልፍ ከልጆቼ ጋር እንደዚህ ብዙ ተግዳሮት ብዙ የለኝም።

ሲሰማኝ ብዙ ጊዜ እንደው ጸሎት ላድርግ እችላለሁ፥አንዳንድ ጊዜ በስመማም ምን እየሆንኩ ነው፤ እንደዚህ ልል እችላለሁ፤ ሰው ሆኖም የማይጨነቅ የለም። ብዙ ነገር ትጨነቃለህ፤ ባለው ኑሮ ትጨነቃለህ፤ እንዲህ ሲያምህ ትጨነቃለህ እና የሰው ልጅ ሳይጨንቅ የሚያድር ሰው የለም ይጨነቃል ሁሉም ያስባል እና ትንሽ እሱን ብቻ ነው ጸሎት አደርጋለሁ።

እንኳን ስራ ቦታ ላይ ያው ሙሉ ሰው አይደለሁም ብያለሁ። ግን ስታመም እኔ ብዙ ጊዜ ቤቴ ውስጥ ካመመኝ አቤቴ ውስጥ ቆያለሁ ተኛለሁ ማለት ነው። እረፍት አደርጋለሁ። ህክምና ካስፈለገኝም ደግሞ ወደ ጤና ተቋም እጄ የሚያስፈልግ ምርምር አድርጌ ህክምና አድርጌ ወደ ቤቴ እመለሳለሁ። ያው መድኃኒቴም በአግባብ እጠቀማለሁ ማለት ነው።

ሰዎችን እኔ እንዴት ነው የማስተዋውቃቸው? ሰው ከሰው ጋር ለማስተዋወቅ ስፈልግ። በደንብ አድርጌ ነው ሰዎችን ማስተዋወቅ የምችልበት እንደውም እኔ በዚህ ትምህርት በምማርበት የነበረው ሙያዎች ላይም የጋዜጠኝነት ሙያ እንዲኖረኝ እፈልግ ስለነበረ በሰአቱ እንደዚህ እሞካከር ነበረ። ከሰዎች ጋር እንዴት ኮንታክት አድርጎ ሰውን ማወያየትና ማስተዋወቅ እንደሚቻል ማለት ነው

የምጠቀምበት ፖርሳ ተማሪ በነበርኩበት ጊዜ የምጠቀምበት የነበረው ፖርሳ ያው የትንሽዬዋ ቦርሳ ወደኋላ የምትታዘለዋ ቦርሳ ነበረች። የምጠቀመው እና ያቺን ነበር የምወዳት። እኔም በዛ ላይ ደግሞ ተጨማሪ የእጅ ፖርሳ የሚባል አለ። አሁን ደግሞ ካደኩ በኋላ የእጅ ፖርሳ በእጅ የምጠቀምበት ብር የማስቀምጥበት ቦርሳ ማለት ነው

እንደዚህ ማፍራ አይደለም ባደባይ ማውራት እስላለሁ ብዙ ደፋር ባልባልም ግን መናገር የሚችል ሰው ነኝ ብዬ ነው የማስበው ምክንያቱን ሀሳብን ለመግለጽ ምን የሚያግድ ነገር የለም። ራስህን ራስህን ማዳበር ነውና። እኔ በአደባባይ ላይ ብናገር ብዙ አላፍርምም አልፈራምም ግን። አንዳንድ ጊዜ ሰው ነህና ትንሽ እንትን የማየት ይኖራል።

አዎ እኔ በጣም ሩዝ መብላት የምወደው፤ ሩዝ መስራትም ሆነ መብላት በጣም እወዳለሁ እና ሩዝ ብዙ ጊዜ አበስላለሁ። እንደዚህ ቤቶች ልጅዎቼንም እንደዚህ ሩዝ በጣም ማብሰል እወዳለሁ እቤት ውስጥም እንደውም በቃ በሳምንት ሁለቴ ሶስቴ ሊሰራ ይችላል ሩዝ እኛ ቤት ማለት ነው እና እጠቀማለሁ።

እንኳን ጢም እንኳን የለኝም፤ ምክንያቱን የሴት ልጅ ነኝ፤ ግን ወንዶች ያው እንደዚህ ለወንዶችም የሚሆን ጥያቄ ይመስለኛል ይሄ፤ ሴቶች ላይ ጢም የሚበቃል አይመስለኝምና እኔ የለኝም አላቆይምም። የለኝም ጢም ማለት ነው እና ወንዶች ላይ ነው ብዙ ጊዜ ደግሞ ይሄን ጥያቄ ሊመለከታቸው የሚገባና በዚህ ነው የምመልሰው የለኝም የሚለው ማለት ነው።

በትርፍ ጊዜ ማሳለፊያ ጊዜ የምንጠቀማቸው ምንድን ናቸው? በትርፍ ጊዜ እኔን ልጆቼን ማጫወተው ከስራ ሰዓት ቦኋላ ያለው ማለት ነው። ከቤት ያለው ስራዎች ከጨራረስኩ ቦኋላ በትርፍ ጊዜዬን ልጆቼን ታች በሜዳ ላይ አውርጄ መዝናኛ ቦታ ባይሆንም እንኳን መናፈሻ ዝም ብሎ ሜዳዎች ላይ እንደዚህ ወስጄ አጫው

ወዶ መጽሐፍ ያው የሃዲስ አለማየሁ ፍቅር እስከ መቃብር ሚለው መጽሐፍ በጣም እወደዋለሁንም አንብቤዋለሁም ታሪኩም በጣም ደስ ይለኛል። እስከመጨረሻ ያለው ፍቅር እስከ መቃብር ሲባል ደግሞ ያው እስከመጨረሻ እስከ ጥግ የሚለው ስለሆነ። ፍቅርን እንዴት እንደገለጸው እንዴት የገጸ ባህሪያትን የነበረው እንትን በጣም ደስ የሚል ነበርና በጣም ነው ያነበብኩት።

የወተት ተዋጾዎች በጣም ነው የምወደው ራሱ ወተት ራሱ እና የወተት ተዋጾዎችን ከምንላቸው እርጉ አይብ ቅቤ አጠቃላይ ያሉት ነገሮች እኔ በጣም ነው የምወደው እንደውም በጣም ነው የምጠቀመው። እርጎ አሬራ አይብ ሁሉም ነገር የወተት ተዋጽኦ የተባሉትን ነገሮች እጅግ በጣም ነው የምጠቀመው። ወደ ለፀጉር ቅባትነትም ለምግብነትም ቅቢያቸውም እጠቀማለሁ

ቆይት ያሉ ሙዚቃ አድናቂ ነኝ እኔ ብዙ ጊዜ ቆይት ያሉ ሙዚቃዎች ስሜት ኮርኳይ ናቸው ስታዳምጣቸው የማይሰለቹ ናቸው። እና ብዙ ጊዜ የምወዳቸው እኔ ቆየት ያሉ ዜማዎች ናቸው። አሁን ካሉ ዜማዎች ይልቅ የቆዩ ዜማዎች ባዳምጥም በጣም ደስ ይለኛልም። አይሰለቸኝም አይሰለቸኝም እስከመጨረሻ ስመለከታቸው እና የቆዩ ዜማዎች የሚለውን ይያዝልኝ

በቡድን መስራት ደስ ይለኛል ምክንያቱም የአንድ ሀሳብ ከአንድ ሀሳብ ሼር ተደርጎ የተቻለ ነገር መስራት ስለሚቻል እኔ በቡድን መስራት የሚለውን በጣም ደግፋለሁ፤ እወዳለሁ። እኔ የሌለኝ ነገር ያ ሰው ሊኖር ስለሚችል ሀሳቡን ሼር ስታደርግ ደግሞ የተሻለ ነገር መስራት እንደሚችል ስለማምን በዛ አምናለ፤ እቀበላለሁ የቡድን ስራ ደስ ይለኛል።

ለወደፊቱ እኔ እንደውም አሁን መስራት የምፈልግባቸው ነገሮች አንዱ የሽያጭ ሽያጭ ማድረግ እንደዚህ እቃውም ሊሆን ይችላል ከሌላ ቦታ በማምጣት ወደ ሌላ ቦታ መላክ። እንደዚህ እና የዛ ሀሳብ ግቦች አሉኝ። እኔ ለወደፊቱ መስራት የምፈልገው አሁን ከቤት ወጥቼ ልጆቼ ትንሽ ከፍ ሲሉልኝ የዛ ግብ ማሳካት እፈልጋለሁ ማለት ነው

በትክክል ስራዎች እኔ በቀደም ተከተል ነው የምመለከተው ምክንያቱም የትኛውም መቅደም እንዳለበት በደንብ እረዳለሁና የትኛው ቀድሞም ማሳካት እንዳለብኝ አውቃለሁ። ለምሳሌ የጧት ልጆች የትምህርት ቤት የሚሄዱ ከሆነ መጀመሪያ መግብ ማብሰል እንዳለብኝ ቀጥሎ ደግሞ ልጆች የሚቋጠረዉን ማዘጋጀት እንዳለብኝ ስለምረዳ በደንብ አድርጌ ነው። ሰአቴን የማውቀው።

የጧት እለታዊ ተግባራቶቼ ከ በመጀመሪያ የልጆች እናት ስለሆንኩ ያምግም ማብሰል የሚለውን ጧት ተነስቼ እጄን በመታጠብ፣ ፊቴን በመታጠብ ወደ ምግብ ማብሰያ ነው የምገባ፤ ምግብ አበሰልኩ በኋላ ደግሞ ያው ልጆች ትምህርት ቤት የሚሄዱ ከሆነ ያው ምሳ ቃ አለ እሱን እቆጥራለሁ ውሃም እንደዚህ ይቀዳላቸዋለሁ ያን ዝግጅት አድርጌ እሸኛቸዋለሁ ማለት ነው።

በእጅ የሚሰሩ ስራዎችን የራሱ በእንትን የሚባሉ ድቃቅ እንትን የሚባሉ መጫ እንትኖች ጨሌዎች እንደዚህ ሰርቼ አውቃለሁ እኔ ራሴ በእጄ ማለት ነው። እና እጅ ላይ በሚሰሩ ስራዎች ላይ እኔ በጣም ማድረግ እወዳለሁ እንደዚህ ደስ ይሉኛል ያስደስቱኛል እና ራሴ በመስራት ያውም ከሌላ ሰው ገስቼ ሳይሆን ራሴ በመስራት እንደዛ አጠቀም ነበር።

ኮፍያ ማድረግ እንኳን እኔ ዱሮ ልጆች እያለን እንደዚህ ትንሽ በብርድ በሆን ጊዜ በሚሆንበት ጊዜ ላይ ኮፍያ ነገር እንጠቀም ነበረ። ልጆችም ስለነበርን እንደዚህ እንጂ አሁን እንኳን ካደኩኝ የኮፍያ እንደዚህም አይደለሁም። ብዙ ኮፍያ ማድረግም አይመቸኝም አሁን ባለውበት ማለት ነው። እና ኮፍያ አልጠቀምም።

እኔ ስራ አልተቀጠርኩም እስካሁን ያው ተምሬያለሁ ግራጂዌት አድርጊያለሁ ግን ወደ ስራ አለም አልገባሁም እስካሁን ልጆችን ስለማሳደግ በቤት ውስጥ ማሳለፈው ብያለሁና። ስራ አልሰራም የቅጥር ሂደት የለኝም። ግን ለወደፊቱ ያው የመንግስት ሰራተኛም ሆኜ የራሴ ቅጥር ሂደት ያው እሳተፋለሁ ብዬ አምናለሁ።

ጠዋት ብዙ ጊዜ ያው እኛ መብላት የምፈልገው እኔ ብዙ ጊዜ። መኮራኒ ፓስታ ምናምን ሊሆን ይችላል ከዛ ውጪ ያለው ግን ገንፎ። ከገብስና ከስንዴና ከበቆሎ የተዘጋጀ። የገንፎ አይነት ገንፎ መብላት ያስደስተኛልም። ልጆቼንም ስለሚወዱት ባለቤቴም ስለሚወደው ገንፎ በሚለው ያው።

እኔ ጾም እጾማለሁ እንደውም በጣም ጾማለው እንዴ? እንደዚህ ስጋ ነክ ነገሮችን ብዙ አልዳፈርም። አልበላም እንጀራ ነገር ምናልባት ሰዓቱ እስኪደርስ ድረስ አንዳንድ ጊዜ ልጅ በሚያጠባባቸው ጊዜያት እንደዚህ እበላለሁ እንጂ ጾም አከብራለሁም እጾማለሁም። በደንብ ነው የምጸማው።

ያው የስራ ሰነዶች ሰነዶች አዘጋጅቼ አላውቅም እና ብዙ ጊዜ ያው ቤት ውስጥ እማሳለፈው ነው ስላልኩ ሰነዶችም የሉኝም፤ ያው ሰነዶችም አዘጋጅቼ አላውቅም፤ ምንድነው ቤት ውስጥ ስራ ቦታ ብሆን ኖሮ ያው ስራ የሚሰሩ ሰዎች ያው ሰነዶች የማዘጋጀት እንትን አላቸው፤ እኔ ግን በቤት እመቤት ስለሆንኩ ሰነድ አዘጋጅቼ አላውቅም።

ከስራ በኋላ እኔ የማደርገው ያው ልጆቼን አስተኛለሁ ማለት ነው። ስራዬን ከጨራረስኩ በኋላ እራታ እበላለሁ ከዛ በኋላ ልጆቼን አስተኛለሁ። ልጆቼ ከተኙ በኋላ ደግሞ እኔ የማያቸው ፕሮግራሞች ካሉ እንደዚህ አስፈላጊ ነገሮች ካሉ ስራ የሚሰራ ካለኝም። እሰራራለሁ ከዛ በኋላ ወደ መኝታ ማለት ነው

የምወደው አፕሊኬሽን ያው አሁን ዘመኑ ቴክኖሎጂ ከፈራቸው ነገሮች አንዱ ፌስቡክን እጠቀማለሁ በደንብ ነው የምትጠቀመው እና የምወደውም ፌስቡክ ይመስለኛል መጀመሪያም ከቲክቶክ በፊት ስለመጣ። እኔ የምጠቀመው ያው ፌስቡክ ነው ማለት ነው። እና በፌስቡክ እጠቀማለሁ እወደዋለሁ።

አስቀምጣለሁ ብዙ ነገሮችን መዝገብ ብዙ ነገራችን የያዘ እንደመሆን መጠን በደንብ አድርጌን በስን በአግባብ ማስቀመጣቸው ለብዙ ነገሮች ይህንን ያገለግላሉ። መዝገቦች ጥቅም አላቸው። ለራስህ ብዙ ደረጃ ለምትሄድባቸው ነገሮችም አስፈላጊ መረጃ የያዙን መዝገቦች ስለሆኑ በስነ ስርዓት ነው የማስቀምጣቸው

ልደቴ እኔ እንኳን ብዙ ጊዜ ያው ቀኑ እንደዚህ አላስታውሰውም። ማለት ቀኑን አውቃለሁ። ግን እንደዚህ ሰፍ ብዬ ቀኑን እንደዚህ ቀን ነው ልደት እናከብር ብዬ ተዘጋጅቼ አላውቅም። ግን ልጆቼ አንዳንድ ግዜ ቀኑን ነግሬያቸው ስለማውቅ እንደዚህ አንዳንዴ እነሱ ሰርፕራይዝ ያደርጉኛል እንደዚህ ባለው ነገር። ከረሜላ በመግዛትም ሆነ እንደዚህ እንትን በማድረግ ሰርፕራይዝ አድርገውኝ ያውቃሉ

ጥቅማ ጥቅም አሉ የሚለው እኔ እንኳን በስራ ሂደት ያሉ ሰዎች ናቸው ጥቅማ ጥቅም ሊያገኙ የሚችሉ እንጂ እኔ እንኳን ብዙ ጊዜ የማሳልፈው ቤት ነው ብያለሁ። ያው ብዙ ጥቅማ ጥቅሞች ያው ልጆች በማሳደግ ራሱ ጥቅም ነው አንዱ ብዬ ነው የማስበው። ልጅ በጤና ማሳደግ አንድ ትልቅ ጥቅም ነው እኔ እንደ ጥቅማ ጥቅም ነው የማስበው እና። እንደዛ ነው እንጂ እኔ በቢሮውም የማሳልፍ ሰው አይደለሁም።

አዎ አሁን ባይሆንም በፊት የዝናብ ውሃ ሰብስበን ነበረ ልብሶቻችን የምናጥብ። ውሃም ብዙ ጊዜ ስለማትመጣ የነበረው የዝናብ ውሃ በበርሚንል በረቶ እንደዚህ በመቅዳት ልብሶቻችንም በዝናብ ውሃ ነበረ የምናጧቸው ማለት ነው፤ ኢቭን እንደዚህ ውሃ በምትጠፋበት ምንጠጣው ሁላ ነበረ እንጠጣው ነበረ ማለት ነው።

እኔ ወደ ስራ ምሄድ ሰው አይደለሁም ብያለሁ ግን ጠዋት ላይ እነሳለሁ ለልጆቼን ለማምሰል እንደዚህ በአግባቡ ወደ ትምህርት ቤታቸው በሰአታቸው እንዲደርሱ ልጆቼን። ጠዋት መነሳት እወዳለሁ። ወደ ስራ ባልሄድም ቤት ያለው ስራ ለመስራት ጠዋት ነው የምነሳ። አበስላለሁ ለልጆቼ እመግባለሁ ከዛ በኋላ ደግሞ ልጆቼ ወደ ትምህርት ቤት በሚሄድበት ሰዓት እኔ ደግሞ ቤት ያለው ስራን አጠቃላይ

በቤት ውስጥ ያለው ስራ በመስራት የሚሰሩ ሰዎች ናቸው ብዬ። እንደዚህ የስራ ችግሮች የሚገጥሟቸው ግን እኔ በቤት ውስጥ ነው የማሳልፈው ብዬ አለው። እና የስራ ችግሮች እንኳን የሉብኝም እንደዚህ አንዳንድ ጊዜ ግን ያው ድካም ይኖራል። እና እንደዚህ ስራ ችግሮች ለመፍታት እሞክራለሁ። እስቲ ለምን በዚህ እረፍት አድርጌ በዚህ እንደዚህ ብዬ ብዬ ራሴን በራሴን አስተካክራለሁ

ስልጠና አሁንም ባለውበት ያው ወስጄ አላውቅም ግን ተማሪ እያለሁ እንደዚህ ስልጣናዎች ብዙ ተሳትፌ አውቃለሁ። እንደ ክለቦች ላይ እንደዚህ ስልጠና የሚወስድባቸው ነገሮች ስለ እንደዚህ ስለ ግእዝ የሚባለው የኢትዮጵያ አንዱ የእንትናችን ነውና። ስለዛ ስልጠና ወስጄ አውቃለሁ ሰርተፊኬትም አለኝ።

አዎ በጀት አስተዳድራለ፥ ያው ብዙ ጊዜ ግን ምንድነው በጀት በምታስተዳድርበት ጊዜ ያው ብዙ ጊዜ ነገሮች ኑሮማ አሁን እንደናረ ስለሆነ ተለዋውጦ ነው የምታገኛቸው፤ ግን ይብቃማ አይብቃም ብለህ የግድ ደግሞ ያቺ የተሰጠችህ በጀት ማስተዳደር ስላለብህ በዛ በጀት ላይ ለማስተዳደር እሞክራለሁ።

እኔ ታላላቆች ሽማግሌዎችን በጣም አከብራለሁ። እኛ ባደግንበትም ትላልቅ ሰዎችን ሸክም ተሸክመው ሲሄዱ እንኳን ተቀብለን ነው ከሚሄዱበት ቦታ ከሚደርስበት ቦታ የምናደርሳቸው ተቸክመንላቸውና ተመርቀን ለዛ ነው የምንሸኘው። አንዳንድ ጊዜ ደግሞ ከትምህርት ቤት ስንመለስ ሽማግሌ ሰዎች ላይ ጉልበታቸውን ላይ እንሳለማለን ማለት ነው

የመጀመሪያ ምግቤ ያው ስጋ ነው የበላሁ። እና የመጀመሪያ ያው አጋጣሚ ሆኖ የገናን በዓል በማስመልከት የስጋ እርድ ተደርጎ ነበር እና ያው የቅርጫ የሚባለው ማለት ነው። እና በዛ አጋጣሚ አጋጣሚ ሆኖ የሰራሁት ወጥም ስጋ ነበረ። የተመገብኩትንም ስጋ ነው ማለት ነው።

ብዙ ጊዜ ልጆች ስለማይመችኝ ከልጆች ጋርም ስለሚያስቸግረኝ ብዙ ሰዓት ለስልክ እጠቀማለሁ ብዬ መግለጽ አልችልም አሁን ባለው ነገር ማለት ነው፤ የተወሰነ ሰዓታት ያን ነው የምጠቀመው፤ ብዙ ጊዜ የማሳልፈው ልጆችን በመንከባከብ ስለሆነ የተወሰኑ ሰዓታት ሰጥቼ ሜይቢ ወደ ማታ አካባቢ እንደዚህ ከተኙ በኋላ ልጆች ነው መጠቀም የሚችል ማለት ነው።

የምወደው በአካባቢ ባደረኩበትም የስንዴ ዳቦ ጥቁሩ ዳቦ ማለት ነው የፍርም ወድቄት ሳይሆን የስንዴ ዳቦ እሱ ደስ ይለኛል ይመቸኛልም አገጋገሩም በጣም ይመቸኛል። በነጭ ዳቦ እንደዚህ የፎርኖ ድቄት የምንለው ዳቦ ብዙ አይመቸኝም ግን ደግሞ ያወ እጋግረዋል በቤት ውስጥ እንደውም እንደዚህ ማዘጋጀቱ ብዙን እንት ስለማልል። እጠቀመዋለሁ ማለት ነው

ብዙ ጊዜ ያው ሰውነት የመጣ ጠዋት ወይ ማታ የሚለውን ሁል ጊዜ ያው የሚመቸኝ ጠዋት ላይ ነው፤። እንደዚህ ቧቧ በተለይ በምትመጣበት ሰዓት ላይ ነው መታጠብ የምወደውና ማታ ትንሽ ስለሚበርደኝ አስምም ስለሚያመኝ ጠዋት ላይ ይሻላል፤ ጠዋት ላይ ያለ ምንድነው? ውሃው ትንሽ ሞቅ ያለ ነው። ስትከፍተውና ጠዋት ላይ የሚለውን ይመስለኛል

አዎ ብዙ የሚበላሹ ነገሮች ያው ንግግር ልታበላሽ ትችላለህ ከሰው ጋር እና አስተካክዬ አውቃለሁ። ማስተካከልም እችላለሁ ምክንያቱም አይ በዚህ መንገድ ነው የተረዳኸው ብለህ ሰውም አስቀይመኸን ከሆነ በይቅርታ ጠይቀህ ነገሮችን ማስተካከል ይቻላል የተባለሽ ነገር ማስተካከል ቀላል ባይሆንም ግን ማስተካከል ትችላለህ።

የምወደው ጣፋጭ ምግብ ያው አንዳንዴ ጊዜ ለልጆች ብዬ እንደ ዳቦ ነገር አስመጣስልኝ። እንደ ኬክ አይነት ፒዛ አነስ ጋር አገር አለው ቤት ውስጥ እና ደግሞ በብዛኛው ጊዜ ያው ፒዛ በሚለው ይይዝልኝ እና በሚጠፍጥ ሁኔታ አድርጌ እሱ ጎን ምርጥ አድርጌ ቂጣውን ጋግሬ ለልጆቼንም ሆነ ለራሴም ለባለቤቴም እንደዚህ እንመገባለን። እና ያው እወዳለሁ ፒዘን ማለት ነው

ብዙ ጊዜ የምመገበው እንደዚህ ፓስታ መኮረኒ እንኳን ለራሴ ብዙ ስለማልወድ የምመገበው በእጄ ነው። ብዙ ጊዜ የምጠቀማቸው ነገሮች እንጀራ ነክ ስለሆኑ በእጄ ነው የሚመቸኝ። እንደዚህ በሹካ ማንኪያ እንደዚህ መኮረኒ ፓስታ ሲሆኑ ካልሆነ በስተቀር እኔ ደግሞ የዛ ወዳጅ አይደለሁም። ፓስታ መኮረኒ እንደዚህ ብዙ አልወድም።

አዎ የአካል ብቃት እንቅስቃሴ። በመጠኑ አደርጋለሁ ያው ብዙ ጊዜ ቤት ባሳልፍም አንዳንድ ጊዜ ወደ ቤተክርስቲያን በመሄድ ልጆችን ይዤ ትንሽ በዛ እንቅስቃሴ አደርጋለሁ ማለት ነው። ስፖርታዊ እንቅስቃሴዎች በቤት ውስጥም አንዳንድ ጊዜ ልሞክር እችላለሁ ግን ብዙ ጊዜ ያው ወደ ቤተክርስቲያን በመሄድ ትንሽ የእስፖርታዊ እንቅስቃሴ ባይሆንም የእግር እንቅስቃሴ አደርጋለሁ

እኔ ስራ ጊዜዬን በአግባብ ነው የምጠቀመው ያው እንዳልኩም ትምህርት ቤት በሚሄዱብት ልጆቼም ወደ ትምህርት ቤት እሸኛለሁ። እንደዚህ በትርፍ ሰዓት ደግሞ ልጆቼ ቤት ያሉ ገና ህፃናት ደግሞ እነሱን እንከባከባለሁ። እና ጊዜዬን በአግባብ ነው የምጠቀመው ስራዬንም ማለት ነው። እና በዛም ማሳልፈው ይሄን ነው ማለት ነው።

እንኳን እንደዚህ ኮምፒውተር ላይ ብዙ አይደለሁም ብዬ ነበረ ከዚህ ቀደም ሳወራ። እና ኮምፒውተር ላይ ብዙ ስላልሆንኩ እንደዚህ ቶሎ ቶሎ መጻፍም ሆነ መተየብ አልችልም። ግን አንዳንድ ጊዜ ቀስ እያልኩ እንደዚህ እወካክራለሁ ቀስ በማለት ማለት ነው እንጂ በፍጥነት መተየብ አልችልም። እንደዚህ ኮምፒውተር ላይ ብዙ ጊዜ የማሳልፍ ስላልሆንኩ በደንብ አልችልበትም።

የስራ ጉዞ አድርጌ አላውቅም። እኔ ያው ግን ምንድነው? ተማሪ በነበርኩባቸው ጊዜያት ጊዜ የስራ ጉዞ ባይሆንም የቤተክርስቲያን እንደዚህ ጉዞ አድርጌ አውቃለሁ። የቤተክርስቲያን ጉዞ በምናደርግበት ያው አንድ ገዳም ሚመረቅ ከሆነ ወይ አንድ ቤተክርስቲያን አክብር በዓሉ ከሆነ እንደዚህ ሂጄ አውቃለሁ። ግን ለስራ ጉብኝት ሂጄ አላውቅም

ማህበራዊ ሚዲያ በደንብ ነው የምጠቀመው ምክንያቱም ያው በሰአት ባለን በለችኝ ደቂቃዎች ባለችኝ ሰዓታት ከልጆች ጋር እያፈራረቅኩ አንዳንድ ጊዜ። ማህበራዊ ሚዲያዎችን እከታተላለሁ እጠቀማለሁ ምክንያቱም ማህበራዊ ሚዲያዎች አሁን ይዘዋቸው የመጡ ብዙ ጠቃሚ ነገሮች እላሉ እጅግ በጣም መከታተልም ደስ ይለኛል። ለወዲፊቱም እከታተላለሁ ማለት ነው።

አዎ ብዙ ጊዜ መንገድ ላይ ምግቦች እንኳን መግዛት እንደዚህ የምወድ ሰው አይደለሁም። ስለ እውነት ግን አንዳንድ ጊዜ እንደዚህ ምግብ ቤት ላይ ያሉ ነገሮች አንዳንድ ጊዜ እንደነ እርጥብ የሚባል አለ። ግብ በዳቦና በድንች የሚሰራ እሱም ምግብ አንድ ቦታ ላይ እንደዚህ ተጠቅሜ አቃለሁ። ግን በየመንገዱ የሚሸጡ ምግቦች ላይ ግን ብዙ ማዘወትር ሰው አይደለሁም ቤት ውስጥ ነው የማዘጋጀው።

ማንቂያ ደውል አልጠቀምም ማንቂያ ሰዓት የለኝም። እኔ በቃ እንደ አላርም ራሱ ነው የሚቀሰቅሰኝ ለራሴ ራሱ። ልክ ሰዓት ሲደርስ እንደዚህ ልጆች በማበስልበት ሰዓት በትምህርት ቤት ጊዜ ሰዓት ራሱን የሚቀሰቅሰኝ ራሴ ነው የምነሳ። በቃ ሰአቴን ጠብቄ እንጂ እንደዚህ የማንቂያ ደውል ሆኖ ሰዓት አልጠቀመም።

እኔ ብዙ ጊዜ ማታ ላይ እኛ ብዙ ጊዜ የምንመገበው ከአሥራ ሁለት ሰዓት በኋላ ባለው ማለት ነው። እስከ አንድ ሰዓት ባለው ማለት ነው። ለምን የሆዳችን በምንመገበት ምግብ ላይ ቶሎ ፈጭቶልን ወደ ምኝታችን እንዳንሄድ ተሎ እንዲፈጭልን በጊዜ እንመራለን ራታችን ማለት ነው። ከዛ በኋላ ነው ወደ መኝታ ክፍላችን አመቻችተን የምንገባ ማለት ነው

ባህላችን ሰርግ ክንውኖች ደስ በሚሉ ክንውኖች ነው የሚካሄደው። እኔ ወደ አደኩበት አካባቢ የሰርግ ክንውኖች በጣም በተለየ ነው የሚከናወኑ። ሴቶች አለባበሳችሁ ዛፍ ነገር ይዞ ምናምን በቃ ሙሽራው ሹሩባ ካባ ምን ለብሳ። ወንድም እንደዛ ደስ በሚል ሁኔታ ነው የሚከናወነው ማለት ነው

ገንፎ በጣም ነው የምበላው የምወደውም በጣም እመገባለሁም እንደዚህ የልጆች ቤትም ስለሆነ ብዙ ጊዜ አስፈጫለሁ በስነ ስርዓት አዘጋጅቼ ከበቆሎ ከገብስና ከስንዴ ደጋግሞ ግንፉ እህል ነው የማዘጋጀው እና እጅግ በጣም ከምንወደው ምግብ ጠዋት ላይ መመገብ ከምንፈልጋቸው ምግቦች አንዱ፦ ገንፎ ስለሆነ እጅግ በጣም እወዳለሁ።

ፈር ጫማዎች ብዙ አይመቹኝም። ምክንያቱም እንደዚህ ፍላት ጫማና ሽፍን ጫማዎች ደስ ይሉኛል ፍላት ሆኖ ማለት ነው። ለእግር የሚመቸኝ ትንሽ ስንቀሳቀስም እንደ ልቤ ስለሚያራምደኝ። የሚመቹኝ ጫማዎች ፍላት ጫማዎች ሆኖ። ከፍታ ተረከዝ የሌላቸው ከሚባሉ ጫማዎች አንዱ ነው የምመርጠው እና የሚመቸኝም ፍላት ጫማ ማለት ነው።

እኔ እንደው እዛ ነው የማስተናግድ እንደውም በአንድ ጊዜ ብዙ ስራዎች ነው የምሰራ አንድ እጄ ወጥ እሰራለሁ አንድ እጄ እንጀራ እጋግራለሁ አንድ እጄ እቃ ላጥብ እችላለሁና ብዙ ስራዎች አከናውናለሁ። ጠዋት ላይም በተለይ ለትምህርት ቤት በምቋጥርበት በሰአት ለልጆች ሰዓቱ ስለሚሻማብኝ ቶሎ ለመድረስ ብዬ ብዙ ስራዎች ነው ጎን ለጎን እምሰራና በደንብ አድርጌ ነው የምሰራ።

ቤቴ ብዙ የቤት እቃዎች ከሚባሉም ሆነ የሶፋ የጠርንጴዛ እንደዚህ እቃዎች መገልገያዎች አሉኝ የሸክላም ጭምር ማለት ነው። እና በቤተሰብ ውስጥ የምጠቀማችሁ እቃዎች ብርትድስት ታርዳ ወጥ ማብሰያ የምገልገልበት አለሁ። ጠረጴዛ መመገቢያ ፍርጅ አለኝ። ፍርጆች ደግሞ እንዳይበላሹ ምግቦች እዛስ ገብቼ አቆያቸዋለሁ ማለት ነው

ብዙ ጊዜ እኔ የምወደው መክሰስ ቀለል ያለን ነገሮች ደስ ይሉኛል። እንደ ዳቦ ነገሮች እንደዚህ ልጆችም በቤት ውስጥ ዳቦ ስለማይጠፋ መክሰት ላይ ብዙ ጊዜ የምንጠቀማቸው ሙዝ በዳቦም ሊሆን ይችላል። ወይ ሙዙን ደግሞ በሻይ ሊሆን ይችላል። እና ብዙ ጊዜ የምናዘወትራቸው ነገሮች ቢኖሩ የመክሰስ ሰዓት ላይ ዳቦ የሚለውን ቢያዝልኝ

ቅጽል ስም የለኝም። እኔ ቅጽል ስም የለኝም ስሜ በቃ አንድ ብቻ ነው። እንደዚህ ቅጽል ስም ግን አንዳንድ እዚህ ሰዎች የሚጠሪ ስሞች ሊሆን ስለሚችሉ ቅጽል ስም ሲባል። እንደዚህ ባለቤቴ አሁን የሚጠራኝ ስም አለ። የራሴ ስም ሆኖ እንደዚህ ከእዚህ ፊደላትን ቀነስ አድርጎ የሚጠሩ ስሞች አሉና ከዛ አንዱ። አዲካ እንደዚህ ይለኛል

የኔ ዋና ዋና ሀላፊነቶች የሚባሉ ልጆቼን መንከባከብ ነው። በዋናነት ልጆች ቤት ውስጥም ህፃናት ስላሉኝ የኔ ሀላፊነት አብዛኛው ጊዜ ልጆቼን መንከባከብ በሰአቱ ማድረስ ትምህርት ቤትም ሆነ መሸኘት እንደዚህ ምግባቸው ማብሰል በሰአቱ ወደ ትምህርት ቤት እንዲሄዱ ማድረግ ማጠብ ማልበስ የመሳሰሉት ናቸው።

ብዙ ጊዜ ከሞባይል ነው የምሞላው እና ብዙ ጊዜ እንደዚህ ዳታም ስለማልጠቀም ብሞላ በቃ በቀን እንደው በቀን በአንድ ጊዜ ሞልቼ የሃምሳ ብር ሳምንት ልጠቀምበት እችላለሁ ፓኬጅ ገስቼ ማለት ነው እና በዛ ያህል ነው የምጠቀመው ማለት ነው።

የምወደው ፍራፍሬ ብዙ አይነት ፍራፍሬዎች እወዳለሁ ግን በጣም አብልጬ የምወደው ፍራፍሬ ቢኖር፦ ሙዝ ነው ብዙ ጊዜም በቤት ውስጥ አይጠፋም ልጆቼም ከሚወዱት ነገር ስለሆነ የፍራፍሬ አይነቱ ብዙዎች ብዙ ፍራፍሬ አይነቶች ይገዛሉ ግን! አብልጬ ልወደው የምችለውና የምመገበው ግን ሙዝ ነው ማለት ነው።

ድሮ ነበረ ሳንቲም እንደዚህ ልጆች ሁነን ስንሰጥ ሳንቲም እንቆጥብ ነበረ የሆነች እንትን ነገር ሳጥን ነገር አዘጋጅተን ቀደን እሷን በዛ ሳንቲም እናስቀምጥበት ነበረ። በአሁኑ ሰዓት እንኳን እኔ አስቤውም አላውቅም። እንደዚህ ሳንቲም ቆጥሬ ያስቀምጣል ብዬ አስቤውም ግን በልጅነታችን ሳንቲም ስንሰጥ እንደዛ እናደርግ ነበር

እኔ እንደውም አዎንታዊ ነገሮችም ሆነ አሉታዊ ነገሮችም ቢሆን ተቀብዬ አውቃለሁ። አዎንታዊ ነገሮች ደግሞ ጥሩ ነገሮች ስለሆኑ ብዙ ጊዜ ከሰዎች ሀሳብ እንደዚህ፤። ተቀብዬ እንደዚህ አዎንታዊ ነገሮችን አስተያየት ሲሰጠኝ ተቀብዬ አስተናግጂ አውቃለሁ እኔም ማለት ነው። ብዙ ሰዎችንም በዚያ ሂደት ሲያናግሩ አዎንታዊ ነገሮች ያስተያየት ሲሰጡ መቀበልም ግድ ነው

ከደንበኞች ጋር እኔ እንኳን ስራ የምዉል ሰው አይደለሁም ከደንበኞች ጋር ተገናኝቼ አላውቅም። ግን ለወደፊቱ ከደንበኞች ጋር ስለመስራት ሳስብ ግን ብዙ መናገር እችላለሁ። ደንበኛ ጋር ብዙ ኮሚኒኬት ማድረግ አለብህ ከደንበኛ ጋር ጥሩ ንግግር ሊኖርህ ይገባል። እና ለወደፊቱ ይሄን አሳካለሁ ብዬ አስባለሁ። አሁን ግን ከደንበኛ ጋር ቤቱን ማሳለፉ የለኝም።

ስራ ሰዓት በኋላ ትሰራለሁ ወይ? የሚለው እኔ ስራ ሰዓት የስራ ሰዓት ቤቴ ስራ ሰዓት ከሆነ ስራ እንደዚህ አርፏለሁ አንዳንዴ ጊዜ ለምንድነው ትንሽ እረፍት ማድረግም አለብኝ ብዬ እረፍት አደርጋለሁ። ስራ የሚዉሉባቸው ሰዓታት በሚሰራባቸው ሰዓታት እሰራለሁ ከዛ በኋላ ደግሞ ልጆቼን እረፍት በሚያደርጉበት በሚተኙበት ደግሞ ትንሽ እረፍት አደርጋለሁ።

እህል ፈጭቼ አውቃለሁ እኔ እህል መፍጨት እንደዚህ እችላለሁ። ምክንያቱም ድሮ እናቶቻችን በእጃቸው ፈጭተው ነው እና ይመግቡን የነበሩት። እኔ ያን ወፍጮ እስካሁን ድረስ በቤተሰብ መሃል ስላለ ያ ወፍጮ ሞክሬበት አውቃለሁ። እህል እንደዚህ ቀርቦልኝ ፈጭቼበት አውቃለሁ

አዎ በትምህርት ውስጥ የምወደው ትምህርት እንደውም በጣም የሚገርመው ነገር ብዙ ባልችለው እንኳን ፊዚክስ ትምህርት በጣም እወድ ነበረ። እንደዚህ ጎበዝ አይደለም በፊዚክስ ግን መውደድ ስለሆነ ለማወቅ ጉጉትን በደንብ አድርገን ለማወቅ የምፈልግ ስለነበረ ፊዚክስ ትምህርት ለመማር ሌላ ክላስ ምን ድረስ ሄደን እንደዚህ ለመማር እንሞክር ነበር እንጫጫር ነበርና ፊዚክስ ትምህርት የሚለው ይያዝልኝ

እኔ ፎቶዎች የምናስቀምጧቸው የልጆችም ሆነ የራሴ የባለቤቴም ሆነ በአልበም ነው ፎቶቻችንን የምናስቀምጠው አንዳንድ ጊዜ ደግሞ ደግሞ በመስቀያ በፍሬም ማስቀመጫ አድርገን ደግሞ እንደዚህ የፍሬም ማስቀመጫ ላይ ደርድረን እንደዚህ እናስቀምጣለን አንዳንድ ጊዜ ሳሎን ላይ ማለት ነው። ብዙ ጊዜ ግን ያው በአልበም ነው የምናስቀምጠው

የኔ ልዩ ችሎታ አለኝ የምለው የሽሮ አዘገጃጀት ብዙ ሰዎች ሽሮች ጥሩ ነው ይለኛልና የኔ ልዩ ችሎታ ብዬ የማስበው ያ ይመስለኛል። ችሎታዬን እንደውም ለወደፊቱም ሰው እንዲያቅልኝ እሰራበታለሁ እያልኩ ነው። የኔ ልዩት ችለታ ብዬ ራሴን የማምነውም ሰው ማስተያየት ከሰጠኝ አንፃር ስነሳ የሽሮ አዘገጃጀት የሚለው ያ

ይቅርታ መጠየቅ ቀላል ነገር ነው ነገር ግን እኛ ሰዎች ስንባል ያው ይቅርታ መጠየቅ እንደ ሽንፈት አድርገን ነው የምንቀበለው ማለት ነው። ከራሴም ስጀምር ማለት ነው እኔ ራሴ ለራሴ ይቅርታ መጠየቅን ቀለል አድርጌ የማየው ሰው አይደለሁም። ስለእውነቱ ግን መጠየቅ እንዳለበት ግን አምናለሁ። አንዳንዴ ጊዜ የራሳችን እንትን ነው እንጂ ይቅርታን ቀለል ያደርጋልም መጠየቅም ግድ ይላልና።

አዎ እኔ በምመገብበት ጊዜ ሰዎችን አካፍዬ መብላት ደስ ይለኛል፤ ብዙ ጊዜ ያስደስተኛል ቢኖረኝ እንደውም ከዚህ የተሻለ ለሰው ባደርግለት የምል ሰው ነኝ እኔ፤ ቢኖረኝ ለወደፊትም ማድረግ የምፈልገው መብላት እንኳን ለአንድ ቀን የማይችሉ ሰዎችን መርዳት እፈልጋለሁ እና እኔም ምግብ ከሌሎች ሰው ካከፍሎ መብላት በጣም እወዳለሁ።

የምሄድበት መንገድ ስም ስንል መንገድህን ማለት አቅጣጫ እንደሆን ስለሚችለው አቅጣጫዬን የሚሄድበት መንገድ። ጥሩ አቅጣጫ ይኖረኛል ብዬ ነው የማስበው ጥሩ አቅጣጫ መሄድም ያስደስተኛል። ምክንያቱም አቅጣጫህ እና አንዳንድ ጊዜ ሰዎች አቅጣጫቸውን ከሰቱ ከባድ ስለሆነ የመንገዴን አቅጣጫ ስም አውቃለሁ ማለት ነው

በፋም ከሰል በፋም ማብሰል አብስዬ አውቃለሁ ምግብ ማለት ነው። ምክንያቱ መብራት በማይኖርበት ሰዓት ላይ እንደዚሁ ደግሞ አንዳንድ ጊዜ በከሰል የምታበስሉዋቸው ምግቦች በፋም ማለት ነው። የምታመግቧቸው ምስሎች የምትፈልገው በፋም ማብሰል ከፈለክ መጠቀም ትችላለህ። እና እኔ ተጠቅሜ አውቃለሁ

ወደ ስራ ስለማልሄድ ያው የቤት ያለው ልብስ ከሆነ ነው እንጂ። ወደ ስራ የሚሄዱ ሰዎች ላይ ነው ይሄንን የሚመለከታቸው ግን ይሄ ደግሞ በቤት በማሳልፍበት ጊዜ ምለብሳቸው ለስራ እንደ ቢጃማ ሱሪ ቢጃማም ሊሆን ይችላል የሙሉ ቢጃማም ሊሆን ይችላል። እንደዚህ ልብሶች ላይ ቤት ውስጥ አዘወትራለሁ ማለት ነው።

የምወደው ሽታ ደስ የሚል የእንትን ሽታ እወዳለሁ የጎመን፤ የጎመን ሽታ በጣም ደስ ይለኛል። አንዳንዴ እንደዚህ ሲጠበስ ጎጎመን ሽታው ምናምን ከሩቅ ደስ ይለኛል ሽታውና የጎመን ሽታ በጣም እወደዋለሁም፤ ሽታውም ደስ ይለኛል፤ ሁሌም ብሸቴ ደስ ይለኛል።

ታሪክ መናገር በጣም እወዳለሁ ምክንያቱም እኛ አሁን ታሪክ ሲነግሩን ትላልቆቻችን ምናምን እንደዚህ ስለምናዳምጥ እኔ ራሱ ለራሱ የሰማሁትን ታሪክ ለሌላ ሰው መድገም ደስ ይለኛል። ታሪክን ማውራት እንደዚህ እንደዚህ ነበረ ብሎ ማውራት። በዳምብ እንደውም ባውቅና በደንብ አድርጌ ታሪክን ለሰዎች ብነግር ብዬ ከሚያስቡ ከሚሉ ሰዎች አንዷ ነኝና ታሪክ መናገር እወዳለሁ

እኔ ጎበዝ ነኝ እንደውም ገበያ ላይ ገበያ ገብቼ ዋጋ ሳልደራደር ገዝቼ አላውቅም በደንብ አድርጌ ነው። ገበያ ውረድ እንደዚህ ነው ብዬ ጠይቄ በደንብ አድርጌ ነው ዋጋ አስቀንሼ ገዝቼ መገባ ማለት ነው። እና ብዙ ጊዜ ሰዎች ላይ እንደውም ጎበዝ ነሽ አንቺ ገበያ ላይ ይሉኛል። ለምን? ተከራክረሽ ነው ገበያ ምታደርጊ ይሉኛል ማለት ነው።

ወይ ስራ ስነምግባር አከብራለሁ። ስራ ክቡር ነው ብዬ አስባለሁ እና የስራ ስነምግባር መከበርም አለበት ብዬ ነው የማስበው። እኔ ስራ ስራ ስንል አሁን የመንግስት ስራም ሊሆን ይችላል የቤት ስራም ሊሆን ይችላል እና። የምንድነው የመንግስት ስራ መከበር አለበት በሰአት መገባት አለበት ብዬ ነው የማስበው። እና ግን የመንግስት ስራተኛ አይደለሁም ግን የቤቴ ስራም ራሱ በተግባር አከብራለሁ

የምወደው ፊልም የኢትዮጵያ ፊልም እኔ ከምወዳቸው ፊልሞች ያው የተከታታይ ድራማ ከነበሩ በኢቢኤስ ቴሌቪዥን ከሚተላለፉ አንዱ የሰው ለሰው ድራማ ላይ በጣም እወደው ነበር እከታተለው ነበር እስከመጨረሻ ድረስ ነው ያየሁት እና በጣም ደግሞ ትምህርታዊ ያለውን እና መሳጭ የሆነ እና ስሜት ኮርኳሪ የሆነ ፊልም ነው። እና በጣም እወደዋለሁ

ትንኞች በአካባቢያችን አሁን ባለውበት አካባቢ ትንኝ የለም። ምናልባት አንዳንድ ጊዜ አልፎ አልፎ አንዳንድ ሊኖር ይችላል። ግን እንደዚህ አሉ የሚባል እንኳን አይደለም። ትንኞች ብዙ በአካባቢያችን በአሁን ወቅት ላይ የሉም ማለት ነው። እና ትንኖች አሁን ባሉበት እንትን ላይ ትንኝ የሚባ በዚህ አካባቢ ላይ የለም። ማለት አይቻልም

አዎ በየትኛው መተግባርያ ነው መልእክት ምን ትላላችሁ የሚለው? እኔ አሁን ከእህቶቼ ጋርም ሆነ ከባለቤቶቼ ከባለቤቴ ጋር የመተግበሪያ ምላክ ከባቸው የመተግበሪያዎቹ አንዱ ኢሞና ቴሌግራም ናቸው። አስፈላጊ መልእክት ለማስተላለፍ ስፈልግ ኢሞን ወይን ደግሞ ቴሌግራምን ብዙ ጊዜ አውዘውትሪክ ከምንጠቀማቸው አፕሊኬሽኖች ናቸው

አንዳንድ ነገሮችን ላይ የተጠቀምናቸውን ነገሮች ላይ ጥቅም ላይ እናውላችኋለን ማለት ነው። ምንድነው? የተገለገልንባቸው እቃዎች ሊሆኑ ይችላሉ በሆነ ነገር አድርገን ለሌላ ነገር ልንጠቀምባቸው ወይም ልናወላቸው እንችላለን እንደገና ተጠቅመን ማለት ነው። እንደዚህ ነገሮች ተጠቅሜ አውቃለሁ

እኔ እንኳን ብዙ ጊዜ አስም ስላለብኝ የአስም ታማሚ ስለሆንኩ ብዙ ጊዜ ሽቶና እንትን ብዙ ተጠቃሚ አይደለሁም። አሁን ባለሁበት ሰዓት ላይ በፊት ነበር እንጂ አሁን እንኳን ብዙ አልጠቀምም። ግን አልፎ አልፎ ዶድራንት ቀለል ያለ በሚባል ነገር ሹቶ እንኳን ትንሽ ይከብደኛል። ዶድራንትን ቀለል ያሉ ሹቷቸው ብዙ ደማቅ ያልሆነ ዶትራንቶች እጠቀማለሁ።

ባህላው ልብስ በጣም ነው መልበስ የምወደው። እኔ በዓላት በሚመጡ ቁጥር ላይ ባህላውን ልብስ ለብሼ እንደዚህ ወደ ቤተክርስቲያንም ወደ ቤተአምነትም እንደዚህ መሄድ ያስተስተኛልና ለብሼም አውቃለሁ። ባህላው ልብስ ምንድነው? ማንነታችን መግለጫ ስለሆኑ። ልብሼ መታየትም ሆነ መድመ ቅደስ ይለኛልና የሀበሻ ልብስ በደንብ እለብሳለሁ

አቧራ ችግር ሊፈጥር ይችላል። ምክንያቱም አቧራ በሚሸት ጊዜ እኔ ብያለሁና ያ ስም ታማሚ ስለሆንኩ አባባሚ በሚሸተኝ ጊዜ በጣም ችግር ይፈጠርብኛል። ምክንያቱ ሳይንሱ ሙያ ስሙ ያስነሳብኛል ያስነጥሰኛል ሊያስለኝም ይችላል። ከዛ በኋላ ያለውን ነገር እና አቧራ ችግር ይፈጥርብኛል። ለኔ

አዎ ጀንበር ስትጠልቅ ወይ ፀሀይ ስትጠልቅ በጣም ደስ ይለኛል። ሳያት እንደዚህ ያለው ይሄ የሚታየው ሰማይ ላይ ያለው የሆነ ቀይ ነገር የሚመስለውን እሱን ነገር እያየው። ስትጥልቅ ማየት እንደዚህ ያስደስታኛል እኔ። ብዙ ጊዜ ወጥቼ እንኳን እንደዚህ አልመለከትም ግን። ልጆች ሆነን በነበርንበት ጊዜ እንደዚህ እመለከት ነበር

እኔ ተማሪ እያለው ያው የተማርኩትን በዚህ በአማርኛት ስነፅሁ የሚባል ደረጃ ነው። እና ብዙ ጊዜ አነባለሁ ማለት አልችልም። አይኔ ትንሽ የማምም እንትን ችግር ነበረኝ። እና አይኔ ስለሚያምኝ የነበረው መጽሐፎች በጥቂቱ አነባለሁ። እንደዚህ የቤት ስራም ሆነ አሳይመንትም ሲሰጡኝ እንደዚህ ግድ ብዬ አይኔም ስለሚያመኝ ነው። እንጂ ለማንበቡ እንኳን ጉጉት አለኝና አነባለሁ

ቅርጫት ቤት ውስጥ ያው ቆሻሻ ማስወገጃ ስለሆነ ቅርጫት እጠቀማለሁ ምክንያቱም ቤት ውስጥ ያው ቆሻሻ ሶፍት ነገሮች እንደዚህ ወደ ቋሻቻ የሚወገድ ነገሮች የምታስቀምጥበት የነጽህና ማስጠበቂያ እቃ ስለሆነ እዛ ሻወር ቤት ላይ የምታስቀምጠው ቅርጫት አለኝ።

በበጋ እውቀት እኔም የማደርጋቸው ነገሮች ምንድነው? በበጋ በጋ ሙቀት ስለሆነ አንዳንድ ጊዜ እኔ እንኳን ብዙ ጊዜ አስም ታማሚ ስለሆንኩ። ሙቀትም ሆነ ምንም ብዙ ጊዜ ምገላለጥ አይደለም ግን በበጋ ወቅት። ልናደርጋቸው ከምንችሏቸው ነገሮች አንዱ ልብሶችን ማጠብ እንደዚህ በፀሀይ ባለት ብርድ ልብስ ምናምን ነገሮችን። ቶሎ ስለሚያደርገው በጋ ስለሆነ እሱን ጠቀም

መሬት ላይ እንኳን ብዙ ጋር ተቀምጫ አውቃለሁ ልጆችንም ወለል ላይ ሆኜ እዚህ መሬት ላይ ሆኜ ምን ጣፋ ባለበት ላይ ሆኜ አጫውታቸዋለሁ። ነገር ግን ደግሞ የሶፋም የሚባል ወይም መቀመጫ እዛ ላይ ነው ብዙ ጊዜ የምቀመጠው ማለት ይቻላል። እንደዚህ ስደገፍም ስለሚያደርገኝ ወገቤ እንደዚህ ስለሚደግፈኝ። ሶፋ ላይ ነው ብዙ ጊዜ የምቀመጠው

እኔ ከአለቃ ጋር ያለኝ ግንኙነት ያው በቤት ውስጥ ስለማሳልፍ አለቃ እንኳን የለኝም። የበላይ አለቃ የበላይ አለቃ የለኝም ያው መንግስት ሰራተኛ ወይም እንደዚህ የግል ተቀጣሪ ስላልሆንኩ እቤት ውስጥ ስለማሳልፈው እንደዚህ የአለቃ ጋር ያለኝ ግንኙነት። ነው በ እኔ በቤት ውስጥ ነው የማሳልፈው

መስመር ላይ ያው የምገዛቸው ነገሮች ሊኖሩ ይችላሉ እንደነ ጎመና ጎመን ምናምን እንደዚህ የመሳሰሉ የሚበስሉ ነገሮች እንኳን እኔ መንገድ ላይ የምገዛ ሰው አይደለሁም። ግን መስመር ላይ ከሚገዙ ነገሮች አንዳንዶቹ ምንድን ናቸው? እነ ጎመን ቃሪያ ምናምን ምናምን እነዚህ ተገባያይቼ ገዝቼም አውቃለሁ። ብዙ ጊዜ እንደውም በአቅራቢያችንም ስላለ ማለት ነው።

በቤት ውስጥ እኔ ልዩ የሆነ መቀመጫ የለም ሶፋ ነው ያው ሁሉም ለቤት ላይ ያለ ነገር ነው። የተለየ በቤቴ ውስጥ ልዩ መቀመጫ የሚባል ነገር እንኳን የለም። ግን ምንድነው? ምናልባት ከሰው የተለየ ሶፋ ከሶፋ ሊለያይ ይችላል እንጂ። አንድ አይነት ነው በቤት ውስጥ ያለው ሶፋ ነው። ከሌላ ሰዎች ጋርም ተመሳሳይ ነው እና ተመሳሳይ ነው ብዬ ነው የማምነው።

እኔ የምወደው እንስሳ ድመት ነው የሚሆነው። በፊትም ድመት ስለነበረኝ በቤቴ ውስጥ ነበረችኝ እና ድመቶች ስለነበሩኝ በቤት ውስጥ ያሉ እንስሳት አንዱ ድመት ስለነበረኝም እወዳታለሁም ያለው ተግባሯም ደስ ይለኛል። አይጥ ምናምን ነገር ሲኖር እንደዚህ ነፍሳቶች ነገሮች ስለምታጠፋ አይጥ ነው የምወደው

እንኳን ወደ ስራው ቦታ ስለማልሄድ አይርቀኝም አልጠቀምም ቤት ውስጥ ነው ብዙ ጊዜ የማሳልፈው ብያለሁ። ስራ ቦታ የሚሄድበት ስለሌለኝ ለኔ ሁል ጊዜ ቤቴ ውስጥ ስለሆነ ማሳለፈው። ሩቅ ቦታ ሄጄ እንደዚህ ስራ ሰርቼም ስለማላውቅ ርቀት የለውም ለኔ ቤቴ ውስጥ ነው። ስራ የምሰራው።

ቤት ውስጥ የምናከብራቸው በዓላት እንደነ ጥምቀት እንደነ ገና ብዙ መጥቀስ ይቻላል ከእነዚህ በዓላት። ቤተሰብ ውስጥ የምታሳልፋቸው በዓላት ደግሞ ደስ የሚል ጊዜ ደስ በሚል ሁኔታ በጨዋታ ቡና ሁሉ ነገር ሰርሞኒውም ምኑም ምኑም ዳቦው ተቆርሶ ተጠራርተህ ስለሆነ በደስታ ነው። የማከብረው።

አዎ ነገሮችን በስነ ስርዓት ነው ማስቀመጥ የምወደው ምክንያቱም ተመልሼ ያ ነገር መጠቀም ስለምፈልግ። ቀን ደግሞ ብፈልገው ማውጣት ብፈልግ እንኳን በአግባቡ ካላስቀመጥኩት ሌላ ችግር ይዘውብኝ ስለሚመጣ። በአግባቡ ነው የምጠቀመው የማስቀምጠውም ነገሮች በስርዓት ማስቀመጥም ጠቃሚ ነገር አለው። ለብዙ ነገር ጥቅም አለው ማለት ነው

በእጅ መሸመን እንኳን አላውቅም በእጅ ሽመና ሰርቼ አላውቅም እኔ እንደዛ አይነት ሙያ የለኝም። እመለከታለሁ ሰዎች የሚሰሩትን ነገር ነው እንጂ እኔ በእጄ መሸመን አልችልም። ምናልባት ግን ምንድነው? በእጄ የተሸመኑ የሸማ ስራዎች ላይ መፍተል የሚለው ጫፉ ላይ ያለው የነጠላ አንትና የዘርፍ ላይ ልቋጥር እችላለው

ዋው ገመድ ብዙ ጊዜ እጠቀማለሁ አንዳንዴ ጊዜ እንደውም ለመዝለልም እንደዚህ ልጆች ሆነን እጠቀምበት ነበረ። አሁን ደግሞ ገመድ ለልብስ ማስጫነትም ስለምንጠቀምበት ልብስን ለማስጣት እንጠቀምበታለን። በቤት ውስጥ ደግሞ ቋንጣ ለሚባለው ያው የስጋ እንትን ዘልዝለን እንደዚህ ለማንጠልጠያነት እንጠቀምበታለን

ላፕቶፕ የራሴ የለኝም ግን የባለቤቴ አለው እኔ በዛ ደግሞ እሱ በሚጠቀምበት ሰዓት አንዳንድ ጊዜ እናካካለሁ እንደዚህ በደንብ አልችልም ብያለሁ። ግን እሞካክራለሁ እንደዚህ መክፈት እንደዚህ ፕሮፋይሎችን መነካካት እንደዚህ ሞካክራለሁ። እና ላፕቶፕ በቤቴ ውስጥ አለ ማለት እችላለሁ።

የቀረ ምግብ አዎ አንዳንድ ጊዜ አሙቄ ልመገብ እችላለሁ ግን ብዙ ጊዜ የቀረ ምግብ እንደዚህ ሳያሞቁ መመገብም ስለሌለብን ለብዙ በሽታዎችም ስለሚዳርጉን። እንደዚህ ድፍረት በድፍረት እንደዚህ አልመገብም ግን። በደንብ አድርጌ በማሞቅ እንደዚህ ልጠቀምባቸው መድፋት ስለሌለብኝ ብዬ ስለማስብ እጠቀምባቸዋለሁ አሙቄ

ይለፍ ቃል በጣም ነው የምትጠቀመው ባይለፍ ቃል ብዙ ነገሮችን። ምክንያቱም ልጆችን እንዳይነኩብህም ትጠነቀቃለህና ይለፍቃል መጠቀም ጥሩ ነው። የይለፍቃል ሲኖረው ስልክህም ብዙ መረጃዎችንም ሰዎች እንዳያገኙበት ስለምታደርግ። የይለፍ ቃል እጠቀማለሁ ማለት ነው። እኔ ብዙ ጊዜ እንደውም ይሄ የይለፍ ቃልን እጠቀማለሁ ማለት እችላለሂ

አዋ በባዶ እግር ተራምጄ አውቃለሁ ምክንያቱም በድሮ በልጅነታችን ነው። አሁን ባይሆንም እኔ ትልቅ ከሆንኩ ሳይሆን በልጅነታችን። በቤተክርስቲያን በጾም ወቅት ላይ በወርሃ ጾም አካባቢ በባደ እግር። ከእንትን ጀምረን በቦደ እግራችን እንደዚህ እንራመድ ነበረ። ለሳምንታት ህማማት ሰሞነ ህማማት ምን ላይ ማለት ነው

ደብዳቤ መጻፍ እኔ እንኳን ብዙ ደብዳቤ መጻፍ አልወድም። ያው ግን ደብዳቤ አንዳንድ ጊዜ ሀሳብህን ለሰዎች በሌላ ቦታ በሚኖሩ ሰዎች ላይ የምታደርሰው መልእክት ማስተላለፊያ መንገድ ስለሆነ። ሀሳብን የምትገልጽበት ስለሆነ። እንዲሁ እንትን በሌለባችሁ ድሮ አሁን ባለው ቴክኖሎጂ ባይሆንም በድሮ እንደዚህ ደብዳቤ ጽፌ አውቃለሁ

የምነሳበት ሰዓት ብዙ ጊዜ ያው ጠዋት ለትምህርቤት ለልጆችም ስለማበስል ጠዋት ላይ ነው የምነሳ አስራ ሁለት ሰዓት ላይ ማለት ይቻላል። ከዛ ቀደም ብሎም ሊሆን ይችላል ብዙ ጊዜ ግን አዘወትሬ ከምጠቀምባቸው ሰዓታት አንዱ አስራ ሁለት ሰዓት ላይ ነው የምነሳ ማለት ነው። አስራ ሁለት ሰዓት ተነስቼ ለልጆቼ ምግብ አበስላለሁ ማለት ነው። ከዛ በኋላ ምግብ ተመግቦ ወደ ትምህርት ቤታችን እንሄዳለን

ሳሙና ትጠቀማለህ የሚለው እኔ ማንኛውም ሳሙና ነው የምጠቀመው። ሜይቢ ብዙ ጊዜ የምንጠቀማቸው ከምንጠቀማቸው ሳምኖች አንዱ ላይፍ ቦይ ሊሆን ይችላል ብዙ ጊዜ ላይፍ ቦይ ለህፃናትም ያው ባክቴራ ይከላከላል ስሚባል። ብዙ ጊዜ ቤታችን ውስጥ ላይፍ ቦይ እናዘወትራለን። ግን ባገኘነው ሳሙና አንድን ጊዜ ደግሞ ፈሳሽ ሳሙናም እጃችንን እንታጠብበታለን። ለገላችን ደግሞ በደረቅ ሳሙናዎች ልንታጠብ እንችላለን

ብዙ ኢሜጆች እጠቀማለሁ በተለያዩ ሰዎች በተለያየ እንትኖች እጠቀማለሁ ማለት ነው። አውቃለሁ እንደዚህ አስፈላጊ መረጃዎችንም ለመስጠት። እንደዚህ ዶክመንቶችንም በዚህ ኢሜል ላይ ተላልኬ አውቃለሁ ማለት ነው። ተጠቅሜ አውቃለሁ በደንብ ማለት እችላለሁ ማለት ነው

ቅመማ ቅመም አብዛኛው ጊዜ እንደውም እጠቀማለሁ ወጥ ላይ መጠቀምም እወዳለሁ ብዙ ጊዜ ወጥ ስናበስል ዶሮም ሰራን። ምንም ሽሮም ሆነ ሌላ ነገሮች ቅመማ ቅመም እንጨምራለን። ምክንያቱም ወጡን የሚያጣፍጠው ቅመም ስለሆነ ብለን ስለምናስብ። ቅመማ ቅመሞችን በደንብ አድርገን ነው ምንጠቀመው ማለት እችላለሁ።

ቴክኖሎጂ በጣም ነው መማር የምፈልገው እንደውም አሁን ዘመን ካፈራቻቸው ቴክኖሎጂ እንትኖች በጣም ማወቅም መማርም እፈልጋለሁ እወዳለሁም። ምክንያቱም ለወደፊቱ አሁን የውድድር ጊዜ ነውና ሰዎች ያሉበት የቴክኖሎጂ ደረጃ እጅግ በጣም ከፍተኛ እየሆነ በመምጣቱ እኔ ማወቅም መማርም እፈልጋለሁ

አዎ የጎረቤቶቼ ድምጽ እሰማለሁ። ብዙ ጊዜ እንደዚህ ቤት ውስጥ ነን እነሱም ውጪ ላይ ሆነው እንደዚህ ሲያወሩ እንደዚህ ድምፃቸው እንሰማማለን ቅርብ ለቅርብ ስለሆነ። እንደዚህ ወደ ውጭ በሚወጡበት ሆነ በቤትውስጥ ሆነውም ራሱ አንዳንዴ ጊዜ ድምፃቸው ሲስቁም ሆነ ሲያወሩ ድምፃቸው ከፍ ሲያደርጉ። ይሰማል አዎ ይሰማል

መስመር ላይ ትምህርት የሚሰብኩ አንዳንድ ጊዜ ሃይማኖታዊ በኦርቶዶክስ እምነትም አንዳንድ ጊዜ መለኮሲዎች ሆነ አንዳንድ ሰዎች ላይ በመንገድ ላይ ሆኖ ያው ትምህርታዊ ሃይማኖታዊ ትምህርቶች ይሰብካሉ እኔ በምመለከተው ደግሞ በማመቅለው በማመልከው ላይ አንዳንድ ጊዜ ቆሜን አዳምጪ አውቃለሁ።

እኔ ወደ እዚኝ ቦታ ተጉዘህ ታቃለህ? እኔ ጉዞ ያደረኩት ምናልባት ከአክሱን ጎንደር ከጎንደር ወደ ማርቆስ ከማርቆስ አዲስ አበባ ብዙ ቦታዎችን ጎብኚቻለሁም አይቻለሁም ኑሬበታለሁም። እና ብዙ ጊዜ እንደውም ታሪካዊ ቦታዎች ከሚባሉ ሀገራት ነው። እኔ ያየሁትና ደስተኛ ነኝ። ጎብኝቼም አውቃለሁ

አዎ ሻማ ማብራት በጣም ነው የምወደው እንደውም አሁን ሃይማኖታዊ ከተያያዘ ነገር አንፃር። ማርያም ቀን ሊሆን ይችላል ጆርጊስ ወይ መድኃኒዓለም እንደዚህ ሻማ ማብራት በጣም እወዳለሁ። ምክንያቱም ሻማ ማብራት ራሱ የሆነ እንትን ስላለው ሻማ አበራለሁ

አትክልት ስራ ላይ እንደውም ደስ ይለኛል። አትክልት ስራ ስንል አትክልትን መንከባከብ ሊሆን ስለሚችል እኔ ብዙ ጊዜ በነበርኩበት ክፍለ ሀገር አካባቢ አትክልቶችን እንከባከብ ነበረ። ውሃ በማጠጣት እንደዚህ በመጎርጎር በወይ በማጽዳት ውሃ በማጠጣት ነው በደንብ አድርጎ በመንከባከብ። አትክልቶችን ሰርቼ አውቃለሁ

ወተት እንደውም በጣም ነው የምወደው በደንብ አድርጌ ነው ጠጥቼ የማውቀው ከልጅነቴ ጀምሮ እኔ ወተት ከሚወዱ ከሚባል ሰዎች አንዷ ነኝና። እጅግ በጣም አሁን ድረስ የወተት ፍቅር አለኝ ወተት መጠጣት በጣም እወዳለሁ የወተት ተዋጽዎ የሆኑም አጠቃላይ። እጠጣለሁ በጣም አድርጌ እመገባለሁም ልጆቼም ጭምር ይጠጣሉ እኔም ጠጣለሁ ማልት ነው

አዎ እኛ እንደውም ስናድግ ያው በአይን ነበር እንደውም ሰዎችን በአይን እንመለከታለን ምንድነው? እኛ ስናድግ እንደዚህ በቃ እንግዳ ሲመጣ ውጡ ስንባል እራሱ በአይን በምልክት ሰዎች እህታችንም ሆነ እናቶቻችንን ተመልክተን ነው። ምን እያለ ነው ብለን ተመልክተን አይናቸውን በማየት ተግባራዊ እናደርጋለን

በልጅነታችን የምንወደው ጨዋታ እንደዚህ ድንጋይ እየካብን ቤት ቤት እያልን እየተጫወትን ጎጆ ብለን ደግሞ በአፈር አሸዋ መንገድ ላይ ሆነን እንደዚህ መኪና በማይደርስበት አካባቢ ላይ ቦታ ሆነን አፈር በመቆለል ጎጆ እግራችን አስገብትን እዛ ጎጆ እያልን እየሰራን። የነበርንበት ጊዜ ትዝ ይለኛል እወደዋለሁም

ቀትር ላይ የምመገበው ምግብ ብዙ ጊዜ እንጀራን የምበላ ብያለሁ እንጀራ ነው የምወደው ሽሮ ሊሆን ይችላል እንደዚህ የምመገበው ብዙ ጊዜ ቃሪያ እና ቲማቲም ቢኖረውም እንደዚህ ደስ ይለኛል እና ቀትር ላይም ከምመገባቸው ምግቦች አንዱ እንጀራ ነው። እኔ አዘውትሬ የምጠቀመው እንጀራ ነው። እንደዚህ ፓስታ መኮሮኒ ብዙም ሞድራ ስላልሆንኩ እንጀራ ማለት ነው በወጥ

የእጅ ጽሁፌ ወይ የእጅ ብእሬ የምጽፈው በቀኝ እጄ ነው። የምጽፈው በቀኝ እጄ ነው ከልጅነቴም ጀመሩ። በግራ እጄ እንዳልነካ ቤተሰብም እንደዚህ ይጫነኝ ነበረ። በልጅነት ጸና ልጅዬ በግራ እጆቻችንን ነው። መብላትም ሆነ መጽሐፍ ምን ሞከራ እና የጊዜ ልጆች ይሁነንና። እንደዛ እንዳላደርግ ቤተሰብም እንደተፅኖ አድርጎ በቀኝ እጄንም ጽፈው አሁን ማለት ነው

እኔ የምወደው ከተማ ያው ትልቅ ከተማ ስለሆነ አሁን ያለውበት አዲስ አበባ ነው የምወደው አዲስ አበባ ነው ማለት እችላለሁ። አዲስ አበባ የብዙ ብሄር ብሄረሰቦችን መሰብሰቢያ በመሆነቀ ከብዙ ብሄር ጋር ከብዙ ሰው ጋር እንደዚህ እንትን ትላለህ ከየአካባቢው ከየእንትኑ እናየተለያየ አለባበስ የተለያየ ሁኔታ ስላለው በጣም የምወዳት አዲስ አበባ ናት